በቡድን መስራት በጣም ነው የምወደው ምክንያቱም እኔ ያለኝን ነገር ውስን ነው አንድ ሰው እስከሆንኩ ድረስ ያሉኝ የስራ ብቃቶች ውስን ናቸው። የቡድን አጋሮቼ ደግሞ የተለየ ነገር አላቸው እኔ የማላውቀውን ነገር ያውቃሉ። እንዲሁም ደግሞ እነሱ የማያውቁትን ነገር እኔ አውቃለሁ። ስለዚህ አንድ ላይ አሁን ለምሳሌ ሶስት ሆነን ብንሰራ የሶስታችን ድምር ውጤት ብቻ ሳይሆን የሶስታችን ብዜት ነው የሚሆነው ይባዛል ማለት ነው። የስራችን ውጤት ስለዚህ የምንሰራውን ስራ በደንብ ይጨምርልናል ማለት ነው። ከዛ በተጨማሪ በቡድን የምንሰራው ደግሞ አብረናቸው የምንሰራቸው ሰዎች በጣም ጥሩና መልካም የሆነ አመለካከት ያላቸው ቢሆን ደግሞ ይመረጣል።

ምን ምን አይነት ድምጽ ትሰማለህ? ከሰው ነው ከእንስሳ ነው? ከምንድነው ምን ምን አይነት ድምጽ የምሰማው? ምናልባት ማለት ድምጽ አይነቶችን መለየት እችላለሁ ሁሉንም ማለት ነው። የእንስሳም ድምጽ ከሆነ የዕቃም ድምጽ ከሆነ የሰውም ድምጽ ከሆነ። የሰውም ድምጽ ከሆነ እለያለሁ ምናልባት ጥያቄው በደንብ አልገባኝም። ግን ስለ ድምጽ አይነቶች ከሆነ የአዋፋት ድምጽ አለ። የዛፎች እንቅስቃሴ አለ የወፎች ዝማሬ አለ የዶሮዎች አለ የውሻ አለ። የሰው እንግዲህ የተለያየ አይነት ድምጽ አለና የውሃ ድምጽ አለ። እናም እነዚህን አይነቶች ድምጾች ሁላ እለያለሁ እሰማለሁ።

የምትመኘው ስራ ምንድነው ነው የሚለው የምመኘው ስራ ያው ራሴንም ለውጦኝ ቤተሰቤንም የሚለውጥ አይነት ስራ ቢሆን በዚህ ሰዓት ደስ ይለኛል። ከዛ በተጨማሪ ደግሞ በጣም ላይክ ሰዎችን በደንብ የሚጠቅም ሰዎች የተፈጠሩበትን አላማ የሚያሳውቅና ሰዎች እንዴት ራሳቸው እንደሚሰሩ የሚያውቁበት አይነት ስራ ቢሆን ደስ ይለኛል። ከዛ ላይ በደንብ ብሰራ ራሴንም ጠቅሜ ሰዎችንም ብጠቅም ስለራሳችን ያለውን ግንዛቤ ብናሰፋ እንደ ሰው ደስ ይለኛል በጣም። እና ያ ነው የኔ ሀሳብ። አመሰግናለሁ።

አልጠቀምም አይገርምም ከራሴ ተፈጥሮ ውጪ ሌሎች መዋቢያዎችን አልተጠቀምም። ያው በአብዛኛው ፀጉሬን እሰራለሁ ከዛ ውጪ ወደ ውጪ ስወጣ መታጠብ ካለብኝ እታጠባለሁ ውሃ ሳይነካኝ መውጣት ስለማልወድ ማለት ነው። ከዛ ሌሎች ነገሮችን አላደርግም በቃ። የምጨምራቸው ነገሮች አይኖሩም። ብዙ ብዙ ጊዜ ምናልባት ምናልባት አንዳንድ ጊዜ አልፎ አልፎ ፀጉሬን ቅባት እቀባ ይሆናል እንጂ። ከዛ ያለፈ ነገሮችን ራሴን ሳደርግ አይቼው አላውቅም። ሌሎች መዋቢያዎችን ተጠቅሜ አላውቅም።

ውይ አዎ በደንብ ነው የሚሰማው የነሱ ድምጽ ብቻ ሳይሆን የቴሌቪዥን ድምጽ ይሰማል። የነሱ የ ውሾቻቸው ድምጽ ይሰማል የድመቶቻቸው ድምጽ ይሰማል። የእነሱ ድምጽ ይሰማል ዘፈን ሲከፍቱ ይሰማል። አሁን ራሱ ሪከርድ እያደረኩኝ ማለት ነው። የነሱ ድምጽ እየገባብኝ እያቆምኩኝ ድጋሚ ነው እየቀዳሁ ያሉት ድምፄን እና በደንብ ነው የሚሰማው። በደንብ አዎ ቅርብ ለቅርብም ስለሆነ ይሰማል የነሱ ደምፅ ማለት ነው።

ልብሴን የማጥበው በሳምንት አንዴ ነው ብዙ ጊዜ የማጥበው። በአስራ አምስት ቀንና በወር ደግሞ በርከት ያሉ ልብሶችን አጥባለሁ ማለት ነው። እንደዛ ነው የኔ ልምድ ግን አንዳንዴ አስቸኳይ የምፈልጋቸው ልብሶች ካሉ ምናልባት 'ቲሸርቶች' ምናልባት ከውስጥ የምለብሳቸው ልብሶች በጣም የምፈልገው ከሆነ ሳምንትም ላልጠብቅ እችላለሁ ማለት ነው። ስለዚህ በሳምንት ሁለቴም ሶስቴም የማጥፉባቸው ጊዜዎች ይኖራሉ። ግን አዘውትሬ በሳምንት አንዴ አጥባለሁ። በዛ ያሉ ነገሮችን ግን የማደርገው የማጥበው በአስራ አምስት ቀን ወይ በወር ነው።

አረ በፍጹም በፍጹም በፍጹም ገንዘብ አልቆጥብም። ካገኘው የሚያስፈልገኝን ነገር መጀመሪያ የማደርገው ቤተሰቦቼ ደስ እንዲላቸው ለእነሱ አካፍላለሁ። እነሱ ቤት ውስጥ መደረግ ያለበትን ነገር መሟላት ያለበትን ነገር ቅድሚያ ለመግዛት እሞክራለሁ። ከዛ ሲቀጥል ቤተክርስቲያን መስጠት ያለብኝን ነገር እሰጣለሁ። ከዛ ሲቀጥል ደግሞ አንዳንድ ቦታዎች መሄድ ካሉብኝ ለዛ ነገር እጠቀመዋለሁ። ከዛ ደሞ ሲያልፍ ምናልባት ምናልባት የኔ እርዳታ የሚፈልጉ ሰዎች ካሉ ለእነሱ ምንድነው? ባለችኝ እና እኔ እጄ ላይ ባለው ነገር እነሱን አግዛለሁ። ብዙ ጊዜ ቆጥቤ አላውቅም። ያለችኝን ማገኛትን ነገር በቃ ቶሎ ቶሎ ቦታ ነው የማሲዛት። ቶሎ ቶሎ እንደዛ ነው ማደርጋት እንጂ ቆጥቤ አላውቅም።

አይገርምም። ሲጀመር እኔ የማልወደውን ስራ አልቀበልም ስለዚህ ስራውን ስራዬ ነው ብዬ እስከተቀበልኩኝ ድረስ ወድጄው ነው የምሰራው ማለት ነው። ስራችንን የማንወድ ከሆነ የማንቀበለው ከሆነ እኮ ያው ቆንጆ የሆነ የስራው ውጤት አይኖረንም። ስለዚህ ወደድንም ጠላንም ስራውን እስከተከፈልን ድረስ እስከተቀበልነው ድረስ ወደነው ነው መስራት ያለብን ብዬ ነው የማስበው። ስለዚህ ስራዬን የማልወደው ከሆነ ወይንም አሰራሩን የማይመቸኝ ከሆነ ሲጀምር አልቀበለውም አልሰራውም። እስከተቀበልኩት ድረስ ግን ወድጄዋለሁ ማለት ነው አክብሬው ስራዬን ወድጄው ነው የምሰራው።

አዎ ምክንያቱም ሌላ አማራጭ የለኝማ። ልብሴን በእጄ ነው የማጥበው ማሽን ስለሌለኝ። በእጄ ነው እማጥበው። ደግሞ ደስ እያለኝ ነው እማጥበው ልብሴን ሳጥብ። ብዙም ስለማይቆሽሽ ቶሎ ቶሎ ነው። ልብሴን የማጥበው። አንዴ ጠርቀም አደርግና በሳምንት አንዴ በብዛት ልብሴን በእጄ አጠባአጠብ አደርጋለሁ። በእጄ ነው የማጥበው ልብሴን አንዳንዴ ግን ምን አደርጋለሁ መሰለህ። ለምሳሌ ተለቅ ያለ ልብስ ከሆነና ለምሳሌ ብርድ ልብስ ከሆነ የአልጋ ልብስ ከሆነ ምናምን በጣም በሚገርም ሁኔታ በእግሬ አሽቼ ነው እማጥበው። ግን በብዛት እንደ ጥያቄው ልብሴን በእጄ ነው እማጥበው።

በጣም በሚያሳዝን ሁኔታ በልጅነቴ የምኖርበት የመኖሪያ ቤቴ ነው አሁንም እየኖርኩኝ ያለሁት። ብዙም ደስ የሚል የምነግርህ ወይንም ደግሞ ደስ የሚል የምወደው ታሪክ የለኝም። እስካሁን ማለት ነው። እስካሁን ምኞቴ ይሄንን ቤት። እንደው ከተቻለ ታድሶ አለበለዛ ደግሞ ቶሎ ሁላ ለቅቄ ብወጣ ምመኘው ቤት ነው። ብዙም ቆንጆ ደስ የሚል ታሪክ ልነግርህ አልችልም ምክንያቱም። በልጅነቴ ነው ወንድሜ ከዚህ ቤት ወጥቶ የሄደው፣ በልጅነቴ ነው አንዱን ወንድሜ ነው ያጣሁት፣ እናም ደግሞ በቃ አካባቢዬ የሚረብሹኝ ሰዎች አሉ። ልጅነቴን በቆንጆ እንዳላስታው የሚያደርጉኝ ሰዎች አሉና። ከዛ ከዛ አንፃር የመኖሪያ ቤቴን ቆንጆ ትውስታ የለኝም። ቆንጆ ትውስታ የለኝም እውነት ለመናገር

አዎ በስራ ጊዜዬየ እረፍት በደንብ አደርጋለሁ። ምክንያቱም እረፍት የተወሰነች ሰዓት የተወሰነች ደቂቃ አንድ አምስት ደቂቃም ብትሆን እረፍት ሳደርግ። በደንብ እምሰራው ስራ ላይ በደንብ አድርጌ እዛ ላይ ጊዜየን ሰጥቼ እዛ ላይ የሚያስፈልገውን ንቃተ ህሊናዬን ተጠቅሜ የተሻለ ነገር እንድሰራ ያደርገኛል። እና ውስጤ ሲጨናነቅ ወይንም ለራሴ ጊዜ መስጠት ሲኖርብኝ የተወሰነ አምስትም ሶስትም አስርም ደቂቃም ድረስ ሰጥቼ እረፍት አድርጌ ከዛ ወደ ስራዬ እመለሳለሁ። ማለት ነው።

ቅሬታዎችን የማስተናግደው እንግዲህ ሰዎችን ለመረዳት በመሞከር ነው በእነሱ ቦታ ሆኜ ነገሮችን ለማየት እፈልጋለሁ እሞክራለሁ። ከዛ በኋላ እነሱ ያቀረቡትን ቅሬታዎች ተቀብዬ እኔ ማስተካከል ያለብኝን ነገር እንግዲህ ለማስተካከል በስራም ከሆነ በባህሪም ከሆነ በፀባይም ከሆነ እነሱን ነገሮች እንግዲህ በቀናነት ተመልክቼ እሱን ለማስተካከል እና እነሱን ቅሬታዎች ለማስተናገድ እንዲሁም ተቀብዬ ለማስተካከል የተቻለኝን ሁላ የማደርግ ሰው ነኝ። እና በጣም ነው ደስ ብሎኝ ራሴንም ለመቀየር ስለሚጠቅመኝ ተቀብዬ ቅሬታዎችን አስተናግዳለሁ ማለት ነው። እንዳመጣጡ

የምችለው የቋንቋ ብዛት ሁለት ነው። የአፍ መፍቻዬ ያው አሁን እያወራሁት እንዳለሁት አማርኛ ነው ከልጅነቴ ጀምሮ ከእናቴ ከወላጆቼ ተምሬ ያደኩት አማርኛ ነው። ከዛ ደግሞ ትምህርት ቤት ከገባሁ በኋላ ካደኩ በኋላ ትምህርት ቤት እንግዲህ ያው እንግሊዘኛ ቋንቋን እየተማርኩኝ እዚህ ደርሻለሁ ማለት ነው። አሁን ላይ በእንግሊዘኛ እግባባለው በተቻለኝ መጠን በደንብ እሰማለሁ እረዳለሁ መጽሐፍቶች ሁላ አነባለሁ። አማርኛ ደግሞ በቃ ተወልጄ ያደግኩት ያው ከወላጆቼ የወሰድኩት ቋንቋ ነው። ስለዚህ አማርኛና እንግሊዘኛ ተናጋሪ ነኝ።

ይሄን ጥያቄ በቀጥታ ከመመለሴ በፊት ህልሜን ልንገርህ ህልሜን እንደው ታውቃለህ በጣም ብዙ ሰዎች በተሰበሰቡበት ቦታ ለሰዎች ንግግር ማድረግ ያምኞቴ ነው። ስለዚህ አሁን ላይ እንደው በተቻለኝ መጠን የአንዳንድ አንዳንድ ፕሮግራሞች ላይ ንግግሮችን ፕረዘንቴሽኖችን ትምህርቶችን እያቀረብኩኝ ነው ያለሁትኝ። የተወሰነ መልኩም ቢሆን ብዙ ሰው ያልበዛበት ቦታ አንድ ፕሮግራምም በአካል ተገኝቼ የመምራት እድሉ ገጥሞኝ መቼ አይቼዋለሁ። ስለዚህ ከዚህ በኋላ ያሉት ነገሮች እንግዲህ በአደባባይ ወደ መናገሩ ነው እየመጣው ያለሁት ማለት ነው። አሁን በጣም ጎበዝ ተናጋሪ አይደለሁም በጣም ልምድ ያለኝ ተናጋሪ አይደለሁኝም። ግን በትክክል አሁን ላይ በአደባባይ ወጥተሽ ተናገሪ ብባል በደንብ እናገራለሁ።

አይ አላደርግም። አይገርምም ሰርቼ አላውቅም። ግን እንደው እውነት እመኛለሁ። የምኖርበት አካባቢ ወይንም ደግሞ ወደገጠሩ ወጣ ብዬ እንደው ከተፈጥሮ ጋር አትክልትም እየኮተኮትኩኝ እያሳደግኩም የጓሮ አትክልትም እየተከልኩ እንደው መንከባከብ እንደው እንደዚህ አይነት እድሎችን ወደፊት መፍጠር የሚቻል ከሆነ። እፈጥራለሁ አሁን ላይ ግን ባለኝ ልምድ። ያትክልት ስራ ጎበዝ አይደለሁም። ልምዱም የለኝም። ግን ወደፊት እንደው አጋጣሚው ከተገኘ ቦታውም ከተገኘ እንደዚህ አይነት ጊዜዎችን ከተፈጥሮ ጋ እማሳልፍበት ጊዜዎች ቢፈጠሩ በጣም ደስ ይለኛል ደስተኛ እሆናለሁ።

አነስ ያሉ ሚነገቡ አይነት የቦርስ አይነቶችን ነው ምጠቀመው። ትንንሾች ሆኖ ግን ትንሽ ለቀቅ ያሉ ቦርሳዎች አሉ አይደለ እንደሱ አይነት ቦርሳዎች ቀለል ይሉኛል። ደግሞም ያው ብዙም እቃም ስለማልይዝ ምናልባት ስልክ ገንዘብ እና ጥላ ነው ትንሽዬ ጥላ አለችኝ እሷን ሚይዘው ስወጣ። ብዙም እቃ ይዤም ስለማልወጣ አነስ ያለ ቦርሳ ረዘም ያለ ቦርሳ ነው ሚነገበውን ቦርሳ ነው የምጠቀመው። ይሄንን ይመስላል እንግዲህ የኔ የቦርሳ አጠቃቀም።

የቤታችን ጣሪያ ከምንድን መሰለክ የተሰራው ከቆርቆሮ ከቆርቆሮ ነው የተሰራው። ይሄ አዘውትረንም የምንጠቀመው ኢትዮጵያ ውስጥ የሚሰራ ቆርቆሮ አለና በዛ ነው የተሰራው። ከውጭም ከውስጥም ይታያል። ኮርኒስም የለውም። የአጋጣሚ እና ጣሪያው በደንብ ነው የሚታየው ያው ቤታችን ተሰርቶ ስላላለቀ ማለት ነው። ስለዚህ የቤታችን ጣሪያ ከቆርቆሮ ነው የተሰራው።

አልችልም አይገርምም መዋኘት መዋኘት አልችልም። እኔንጃ ልጅነቴም ጀምሮ እንደው ብችል ምናምን ደስ ይለኛል ግን አልችልም። ያው ያው ግንኙነቴ እንግዲህ በአብዛኛው ነገር ብቻዬን የማሳልፍ ሰው ነኝ። በአካባቢያችንም የመዋኛ ቦታ አልነበረም። ከዛም ባለፈ ደሞ ቤተሰቦቼም እንዲሁም ጓደኞቼ ዋና አይችሉም ከዛ ከዛ አንፃርም ይመስለኛል መዋኘት የማልችለው። ግን አንድ ጓደኛ አለችኝ ዋና የምትችል እሷ ታስለማምደኛለች ብዬ አስባለሁ።

እውነት ነው ጥራት ያለው ስራ ማቅረብ በደንብ ነው የምችለው። ሲጀመር ጥራት ያለው ስራ ማቅረብ የማልችል ከሆነ ስራውንም አልቀበልም የማልችለውን ስራ አልቀበልም ምናልባት መክፈል የሚጠበቅብኝን መስዋዕትነት ከፍዬ ማቅረብ አለብኝ ሰዓት ጥራት ያለው ስራ ማቅረብ በምችለው መንገድ የቻልኩትን ሁሉ ነገር አድርጌ ጥራት ያለው ስራ ለደንበኞቼ አቀርባለሁ። እንደዛ ማድረግ የማልችል ከሆነ ስራውንም ሲጀመር አልቀበልም በእርግጠኝነት ጥራት ያለው ስራ ማቅረብ እችላለሁ።

በትክክል በስልኬ ገንዘብ በደንብ ነው የምልከው። ምክንያቱም አሁን ላይ በስልካችን አደለ ሁሉን ነገር የምናደርገው ገንዘብ የምናዘዋውረው ክፍያ የምንፈጽመው ለሰዎች ገንዘብ የምንልከው የመብራት እምንከፍለው የውሃ እምንከፍለው ለሱቅ የሆነ እቃ ገዝተን እምንከፍለው። ስለዚህ ሌላም ደግሞ በስልኬ የካርድ ገንዘብም የምልከው ሁሉን ነገር አሁን በስልካችን አይደለ የምንፈጽመው ስለዚህ በትክክል በስልኬ ገንዘብ እልካለሁ። በሚገባ